ለደንበኛ አቀራረቡ እያዘጋጀሁ ነው በመጪው ሳምንት የሆነ ያህል ሰነዶች ላይ ማዘጋጀት አለብኝ በግልጽ መቅረብ አለበት ምስሎችና ግራፎች ያስፈልጋሉ በድምጽ ከፍ አድርጌ መለማመድ አለብኝ። መተማመን ማሳየት አለብኝ ጥያቄዎችን ብችል የቡድን አባላት ያግዙኛል አስተያየት አስተያየታቸውን እጠይቃለሁ አቀራረቡን እናያለን። በጣም አሳሳቢ ነው ግን መዘጋጀት አለብኝ። ደንበኛ ሙያዊ። በሙያዊ ስለማሰራ ማየት አለባቸው መጨረሻ ስኬታማ ይሆናል። ተስፋ አደርጋለሁ።